የመስመር ላይ እንግዲህ እጠቀማለሁ በጣም ምቹ ነው። ከቤት ውስጥ መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ደህረ ገጾችን እመለከታለሁ። ዋጋዎቹን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችንና መገላጫዎች ይረዱናል። ወደ ጋሪም እጨምራለሁ የክፍያ መረጃን አስገባለሁ ትዕዛዙን በትኬት ጋና ይደርሳል። መተቢያ እንኳን አያስፈልግም። ግን አንዳንድ ጊዜ ውጤት እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ይሄ ቀለል ያደርጋል። ስለዚህ አረፍተ ነገሩ በጣም ጥሩ ነው። መስመር ላይ ግዢዎችን እጠቀማለሁ ይላል። ስለዚህ የተለያዩ ግዢዎችን። እንጠቀማለን ማለት ነው በጣም ምቹ ነው። ከቤት መውጣት አያስፈልግም ይላል መስመር ላይ ምግቦችን ከገዛን ቤት ብዙ መውጣት አያስፈልግም ማለት ነው። ብዙ አማራጮች አሉ። እነዚህ የተለያዩ ድህረ ገጾችን

ከስራ በኋላ መራመድ እወዳለሁ አካል እንቅስቃሴን ያስፈልጋል በአካባቢው ዞሬ እራመዳለሁ አየር በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው ልጆች የተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ ፀይ የጠለቀች ነው። ሰማይ ቀይና ብርቱካናማ ይሆናል ይሄ የእረፍት ጊዜ ነው አእምሮዬ ይረጋጋል። ስለነገ ማሰብ ጀመርኩ ድህነት ይሰማኛል። መራመድ ጤናን ይሰጣል ስለዚህ ይሄ አረፍተ ነገር ትክክል ነው። አንድ ሰው ስራ ውሎ ከስራ ወደ ቤቱ ሲሄድ በመራመድ ይጀምራል። ይሄ መረማመድ ደግሞ የአካል ብቃት እንግስጋሴ ያስፈልጋል ማለት ነው። ስለዚህ አካል ብቃት እና እንቅስቃሴ እንዳደረገ ይቆጠራል ማለት ነው። በአካባቢ ዙሪያ የተራመደ ከስራ መልስ ብዙ ጊዜ የተረማመደ ይሄዳል ማለት ነው። ስለዚህ አየሩ ደግሞ ቀዝቃዛ ይሆናል። አየሩ ደግሞ ከቀዝቃዛ ይሆናል። ስለዚህ ሰዎች የተመለሱ ነው ልጆች የተጫወቱ ነው። ልጆችም እዛው ቦታቸው ላይ የተጫወቱ ነው። ብዙ ሰዎች የተጫወቱ ነው። ወፎች ወደ ጎጆአቸው እየሄዱ ነው ምክንያቱም ሰዓት መሽቷል። ከስራ መልስ ነው ማለት ነው። ስለዚህ ይሄ እረፍት ጊዜ ሆኖ ለሰውየው እረፍት ጊዜ የተለያዩ ቦታዎች ያሳልፋል ማለት ነው። ሰማይ ቀይ እና ብርቱካናማ ይሆናል ይሄ የእረፍት ጊዜ ነው አእምሮዬ ይረጋጋል። ስለ ነገ መሳብ ጀመርኩ ምክንያቱም እረፍት ካደረግነ ለነገ ለስራ ያስባል ማለት ነው። አንድ ሰው ስለዚህ ይሄ ደህንነት ይሳመኛል ይላል ምክንያቱም የተለያዩ ስፖርታዊ እንቅስቃሴዎችን ካደረገ አንድ ሰው ደህንነቱ ይሰማዋል። ደህንነት ደሞካ ተሰማው የአእምሮ ይረጋጋን ማለት ነው። ይሄ የእራፍት ጊዜ ነው። የአንዳንድ ሰው የእራፍት ጊዜው ነው ስለዚህ መረመድ ጤንነትን ያመጣል ይላል። ምክንያቱም የተለያዩ እንቅስቃሴዎችን ማድረግ ለምሳሌ ስራ ማነስ ላይ የተለያዩ እንቅስቃሴዎችን ሰዎች ያደርጋሉ ይሄ ደግሞ በጣም አሪፍ ነው። በጣም አስፈላጊ ነው ማለትም ምክንያቱም ከስራ መልስ እንቅስቃሴ ማድረግ በጣም ጠቃሚ ነገር ነው። ስፖርት መስራት እና የተለያየ ወክ ማድረግ ጀምበሯን ስታልቅ ማየት ይሄ ይሄ በጣም አስፈላጊና በጣም ጥሩ ነው ማለት ነው። ልክ እንደ እንቅስቃሴ ልክ እንደ ስራ ይሄዳል ማለት ነው። ስለዚህ ይሄ ደግሞ በተመስፈለጊና ጥሩ ነገር ነው ሁሉም ሰው ማድረግ ያለበት ነው። መራመድም እንደ ጤንነት እንደ ስፖርት እንደ አካል ብቃት እንቅስቃሴ ስለሚታይ ሁሉም ሰው ከስራ በኋላ እንደዚህ እንቅስቃሴ ቢያድርግ ተመራጭ ይሆናል ማለት ነው። ሁሉም ሰው በጊዜው ይሄን ስራ እንዲሰራ ያግዛል ማለት ነው

በስራ ላይ ከባልደረባየ ጋር ግጭት ተፈጠረ። አስተያየቶች የተለያዩ ናቸው። ስለ ፕሮጀክቱ አቀራረብ መደራደር አንችልም። ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሞቅ ከሆነ ሌሎች ሰራተኞች አስታውለዋል። ይሄም ምቹ አይደለም ለመቆጣጠር የሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል ችግሩን መፍታት አለብን። ችግሩን መፍታት አለብን። ስራው መከተል አለበት ግላዊ ስሜቶችን ማስወገድ ያስፈልጋል ምናልባት ዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። ቡድን ስራ መዝራት ይጠበቃል። ስለዚህ ሁሉም ሰው ይኸው ስራ ላይ ሲኖር የተለያዩ ሀሳቦች ይኖሩታል ይሄ አረፍተ ነገር ትክክል ነው። መጀመሪያ ስለዚህ የተለያዩ ሀሳብ ይኖራል ስለዚህ ያን ሀሳብ ገታ በማድረግ ስራው እንዲቀጥል ፕሮጀክቱ እንዲቀጥል ማድረግ ነው። ምክንያቱም ልዩነትምነቶች ካለም መደራደርና ሶስተኛ ዋገን ወይ ማስተባበሪያ አስገብቶ ችግር እንዲፈታ ማድረግ ነው ያለብን ማለት ነው። ስለዚህ ባላዳራዎች ጋር ብዙ ብዙ ግጂቶች ይፈጠራሉ። ምክንያቱም ስለ አንድ ፕሮጀክት የተለያዩ አስተያየቶች ሊኖሩ ይችላሉ ማለት ነው። ስለዚህ ሁሉም ሰው ጠቃሚ ሀሳብ ያነሳል ማለት አይደለም። ስለዚህ ይሄ ፕሮጀክት ሁሉም እንትን ማለት አለበት ሁላችንም አምነው ውይይት ማድረግ አለባቸው። ደግሞ ሁለቶችም ሰዎችም ሰራተኞች ሁሉ ሰዎች መስማማት አለባቸው ማለት ነው። ግላዊ ስሜቶችን በመቆጣጠር ለፕሮጀክቱ ወይም ለስራ አስፋላጊ የሆኑ ሀሳባትን ብቻ በማቅረብ ለስራ እንዲህ ቀጣይነት እንዲኖር ማድረግ እንዳለባቸው ነው። ስለዚህ ሰራተኞች ሌሎች ሰራተኞች አስታተውለዋል ይላል። ይሄ ደግሞ ምቹ አይደለም ምክንያቱም ሁሉም ሰው ሀሳብ ለመስጠት ምቹ አይደለም ማለትም ምቹ ሁኔታ አልተፈጠረም ማለት ነው። ምናልባት አስተባባሪ ሜስገባት ያስፈልጋል ያው ችግሩ ላይ ሶስተኛ ወገን ማስገባት ይሻላል ይፈታል ማለት ነው። ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪም ያስፈልጋል ችግሩን መፍታት አለብን። አዎ መንሴውን የችግር መስቴ መንሴ በመሄድ ስለዚህ ችግር መፍትሄ መፈለግ ያስፈልጋል ማለት ነው። ስለዚህ ምናልባት ዛሬ ጀምሮ ቡሃላ ያለው መግባባት አስፈላጊ ነው። ምክንያቱም ስራ ላይ ስንኖር መግባባት ሁሉንም ያስፈልጋል ማለት ነው። መግባባት በጣም ለስራ ውጤት በጣም አሪፍ ነው ሁሉም ሰው ተገብቶ ያን የተሻለ ነው ብዬ አስባለሁ ማለት ነው። ምክንያቱም ስራ በማግባባት ነው እንጂ እሚሰራ። በመጣላት ወይም አንድ ሰው የራሱን ግሉን ሀሳብ የጋራ ስራ ላይ ቢያንፀባርቅ ይሄ ስራ የእናትን ያታል ማለት ነው። ስለዚህ ሁሉም ሰው ለዚህ ስራ የእራሱን ሀሳብ ከመስጠት ይልቅ ለዛ ስራ እሚጠቅመውን ሀሳብ እያነሳ ቢሰራና ቢተገብር አሪፍ ነው። ብዬ አስባለሁ። ምክንያቱም እንዲህ አይነት ስራዎች ሲሰሩ ግለሰብ ሁሉም የራሱን የራሱን ሀሳብ ሳይሆንቅማንሳት ያለበት ያው ለድርጅቱ ወይም ለፕሮጀክቱ እሚጠቅመውን ሀሳብ ነው ማክረብ ያለበት። እንደኔ እንደኔ ስለዚህ ይሄ በጣም አስፈላጊ ነው አረፍተ ናገሩ በጣም ትክክል ነው። ሁል ጊዜ እለት እለት እምናደርገው ነገር ነው ማለት ነው። ስለዚህ ሁሉም ሰው ይሄን አድርጎ ስራ ቀጣይነት እንዲኖር ማድረግ ይቻላል።

ለደንበኛ አቀራረብ አዘጋጃለሁ በወጪው ሳምንት ይሆናል ላይ ላይ እንደውዶቹ መዘጋጀት አለብን። መጋረጃ በግልጽ መቅረብ አለበት። ምስሎችና ግራፎች ያስፈልጉናል። በድምጽ ከፍ አድርጌ መላመድ አለብኝ። በራስ መተማመን መሳየት አለብኝ ጥያቄዎችን መመለስ አልችልም። የቡድን አባላት ይዘጋጃሉ። አስተያየቶችን እጠይቃለሁ አቀራረቡን እናሻሽለን። ባይልኝ በጣም ሀሳቤ ነው። ግዴታ ማዘጋጀት አለብኝ። ደንበኞች በሙያነት እንደሚያሰራ ማየት አለባችሁ እንደምሰራ ማየት አለባችሁ። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ። ስለዚህ አሁን ይሄ እረፍተ ነገር ትክክል ነው። ለአንድ ደንበኞች አቀራረብ ይሁን እንደመሳይ እንደሚያሳይ የተነገረ ነው። ስለዚህ በመጪው ሳምንት ይሆናል ይሄ ዝግጅት የሚቀርብበት ሳምንት ደግሞ በሚመጣው ሳምንት ሊሆን ይችላል ማለት ነው። ሰነዶችን መዘጋጀት አለባቸው ያው። የሚያቅርቡትን ሰነዶችን መዘጋጀት አለባቸው። መረጃ በግልጽ መቅረብ አለበት። ለዛ ለሚመጣ ሰው የሚያሳዩት መረጃ በግልጽ መቅረብ አለበት። መረጃውን ደግሞ በምስልና በግራፎች ማስደገፍ ያስፈልጋል ማለት ነው። ስለዚህ በድምጽ ካፍ አድርጌ እየው እነዛ የሚያቀርቡትን ነገሮችን መጀመሪያ ከሰው ከመቅረብ ይልቅ ራሳቸው መለማመድ መቻል አለባቸው ማለት ነው። ምክንያቱም ይሄ ሲለማመዱ ደግሞ በራስ በመተማመን አለምንም ፍራት አለምንም ሰቀቀን ይሄን የሚያቀርቡትን ነገር ያቀርቡታል ማለት ነው። ስለዚህ እንደዛ ሲያቀርቡ ደግሞ የተለያዩ ጥያቄዎች ሊነሱ ይችላሉ። እነዛን ጥያቄዎች ወይ አቅራቢው አካላት ይመልሳል ካልሆነ ደግሞ ከቡድን አካላት ያግዙታል ወይም እነዛን ጥያቄዎችን ይመልሳሉ ማለት ነው። ሌላኛው ደግሞ አስተያየታቸውን ይጠይቃል መጨረሻ ከቀረበው በኋላ ስለነበረ ጊዜ አስተያየት ይጠይቃል ማለት ነው። ስለዚህ እንደው ወደፊት የሚያሻሽሉትንም ይጠይቃሉ። በጣም አሪፍ ነው። ስለዚህ በአለም በጣም አሳሳቢ ነው። ስለዚህ ግን ዝግጅት መዘጋጀት አለበት። አንድ ሰው ከመፍራት ከዛ ሰው ጋር ቀርቦ ከሚፈራ ቀድሞ መዘጋጀት አለበት ማለት ነው። ደንበኞች በሙያነት እንደሚሰራ ለዛ ደንበኞች ሙያውን ማሰየት አለበት ግዴታ ነው ማለት ነው። መጨረሻ ደግሞ ስኬታማ እንደሚሆን ተስፋ እያደረገ ዝግጅቱን እያተነቀቀ ስለዚህ ለመጪው የሚመጣው ሳምንት ላይ ለመቅረብ ተዘጋጅቷል ማለት ነው። ስለዚህ ይሄ አረፍተ ነገር በጣም ትክክል ነው። ያው ደንበኞች የሚደረገውን እንትን እያሳየ ስለሆነ በጣም አሪፍና ግልጽ የሆነ ነው ማለት ነው። ስለዚህ ሰነዶች ሲዘጋጁ ለምሳሌ እኛ የተለያዩ ቦታዎች ላይ ሊዘጋጁ ይችላሉ። ስለዚህ በጣም ግልጽ በሆነ መልኩ ነው። ይሄ አረፍተ ነገር ወይም የሚያሳየን ማለት ነው።

የአካል ብቃት እንቅስቃሴ ማድረግ ማድረግ ጀምሬያለሁ ሶስት ሳምንት ሶስት ጊዜ ያህል እሞክራለው ጡዋት ለመነሰት ከባድ ነው። ነገር ግን ከተለማመድኩ ቦኋላ ደስ ይለኛል። መራመድና መሮጥ እሰራለው አንዳንዴ የመታታፊ እንቅስቃሴዎችን እደርጋለው። አካሌ የተለወጠ ነው የበለጠ ተንካራ ይሰማኛል። የት ቴናኛሌ የተሻለ ነው። በጓደኞቼ አብሮ መስራት ያበራታል እርስ በእርሳችን እንገፋፋለን ስለ ደቂቃ ይወስዳል ይሄን ልምምድ ማረግ ያስፈልጋል። ስለዚህ አረፍታ ነገሩ በጣም ግልጽና ግልጽ ነው። ስለዚህ አንድ ሰው የአካል ብቃት አንቅስቃሴ መጀመሩን ተከትሎ በሳምንት ምን ያህል እንደሚሰራ መጀመሪያ ያክዳል ማለት ነው። ይሄ ሰውዬ አሁን ለምሳሌ የሚያወራው በሳምንት ሶስት ጊዜ እንደሚሰራ ነውና ስለዚህ ይሄን ስራ ሲሰራ ደግሞ ጧት ጧት መነሳት ከባድ ቢሆንም ያው አካል ብቃት እንቅስቃሴ መስራት ስለሆነ በግድ ይለምደዋል ማለት ነው። ከተለማመደ ቦኋላ ደግሞ ይኸው ጡዋት ጡዋት መነሳቱ በጣም ደስ አያለው ይሄዳል ማለት ነው። ስለዚህ ጡዋት ተነስቶ ደግሞ በመራመድ እና መሮጥ ይሰራል ማለት ነው መጀመሪያ ላይ ደግሞ አንዳንድ ጊዜ የ አካል ብቃትት እንቅስቃሴ ሲሰራ አንዳንዴ መታተፍ እንቅስቃሴዎችን ይሰራል መተታተፍ ለምሳሌ የአካል ብቃት አንቅስቃሴ ሲያደርግ የተለያዩ የሚያሞቁ ነገሮች ይሄን እንቅስቃሴዎችን ያደርጋል ማለት ነው። ስለዚህ አካሉ የተለወጠ ይሄዳል ማለት ነው የስፖርት ክርስት የያዘ ይሄዳል። የበለጠ ጠንካራ ይሆናል ማለት ነው። ስለዚህ አንድ ሰው ስፖርት ከሰራ ጤነኛና የተሻለ የሰውነት አንክስካሴ ስለሚያደርግ ተንካራ ይሆናል ማለት ነው። ከጓደኞቹ ጋር አብሮ መስራት ደግሞ የበለጠ እንድንጠራገር ያደርገናል ማለት ነው። ስለዚህ ስንሰራ ለምሳሌ የራሳችንን ጥንካሬ ለመሳየት ርዝ በራሳችን አየተገፋፋን መስራት አለበት ማለት ነው። ይሄ ደግሞ ኤዳዬ በየቀኑ ደቂቃ ነው ያህል አየወሰዱ መስራት ይሄ እንደ ልምምድ ማድረግ ያስፈልጋል ማለት ነው። አካል ብቃት እንቅስቃሴ ማድረግ ለመጀመሪያ ሁሉም ሰው ይኸው አካል ብካት እንቅስቃሴ በምናደርግበት ወቅት የተለያዩ የጡንቻችን ሰውነቶችን ይፈረትማሉ ማለት ነው ከዛ ቦኋላ አየው እንደ ግፍፍ አይነት ጓደኞቼ ጋ መስራት እንደዚህ አይነት ስራዎች በጣም ታካሚ ስለሆኑ ሁሉም ሰው ይበለጠ ቴነኛና የተሻለ ሰውነት እንዲኖረው ያደርጋል ማለት ነው። ስለዚህ ይሄ ደግሞ ሁል ጊዜ የተሻለ ተክለ ኩማና እንዲኖረን ያደርጋል ስለዚህ ይሄ አረፍተ ነገር በጣም ትክክል ነው ማለት ነው ምክንያቱም ስለ አካል ብቃት እንክስካሴ ነው የሚያወራው ሁሉም ተራ በተራ ይኸውስጥ መጨረሻ የአካል ብቃት አንቅስቃሴ ጠቃሚነታቸው ድረስ በጣም በግልጽ የሆነ መልኩ ተቀምጧል ማለት ነው።

ዛሬ ስልጠና ክፍለ ጊዜ አለን። አዳዲስ ሶፍትዌር መማር አለብን። አሰልጣኞች እያሰረዱን ይሆናል። በትኩረት ማዳመጥ አለብን። ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንዶች ተግባራት ውስብስብ ናቸው። ጥያቄዎችን አጠይቃለሁ። ባላደረቦቼ እንዲሁ የተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይሄ አዲስ ክህሎት ለስራ ያግዛል። የሚቀጥለው ሳምንት መተግበር እንጀምራለን። ለውጥ አንድ ጊዜ ከባድ ነው ግን መልመድ አለብን። የቴክኖሎጂ ያለመቋረጥ ያወጣል። ስለዚህ አንዳንድ ስራ ቦታ ላይ ለምሳሌ አዳዲስ ቴክኖሎጂዎችን ያስፈጽማሉ ይገጥማሉ። ለምሳሌ የሚያወራ አዳዲስ ስልጠና ክፍለ ጊዜ አላቸው። አንድ ስራ ቦታ ላይ ስለዚህ እነዚህ ደግሞ አዳዲስ ሶፍትዌሮችን መማር አለባችሁ በዛ ስራ ላይ የሚሰሩ ሰራተኞች የስራ ባልደረቦች ሁሉ ተሰብስበው ማለት ነው። ስለዚህ አሰልጣኝ ደግሞ ተቀጥሮላቸው እያስረዳ ይገኛል ማለት ነው። በትኩረት ማዳመጥ እንዳለባቸውና በመስታወሻ በማስደገፍ አሰልጣኝ የሚናገራቸውን ነገሮችን በመጻፍ በኮምፒውተር ላይ መለማመድ ደግሞ አለባቸው ማለት ነው። ስለዚህ አንዳንድ ተግባሮች ውስብስብ ናቸው ማለት ነው። ጥያቄዎችን ስለዚህ ውስብስብ በሚሆኑበት ሰዓት ደግሞ እያንዳንዱ ሰው ጥያቄ ይጠይቃሉ ማለት ነው። ለዛ ደግሞ አሰልጣኙ ተገቢ የሆነ መልስ ይሰጣቸዋል ማለት ነው። ስለዚህ መጀመሪያ የስልጠና ቁሳቁሶች እነዚህ ይቀርቡላቸዋል ማለት ነው ለዛ ለሰልጣኝ ለሰልጣኞች ይሄ አዲስ ክህሎት ለመሆኑ ለስራ ላይ በጣም ያግዛቸዋል። ስራ በሚሰሩበት ጊዜ እነዚህ ሶፍትወር የሚወስዱ እነዚህ አዳዲስ ትምህርቶችን መማር ስራን አፍጥነው እንዲሰሩ በጊዜ እንዲሰሩ ያግዛቸዋል ማለት ነው። ሁለተኛ ደግሞ ያው ስራ ከሰለጠኑ በኋላ ስልጠናውን ከወሰዱ በኋላ ከሚቀጥለው ሳምንት ጀምሮ ተግባራዊ የሚሆን ማለት ነው ስራው። በየአንዳንዱ ይኸው ስልጠናው ከባድ ቢሆንም በሰአት ሂደት በጊዜው ሂደት ደግሞ ተግባር ላይ ሲውል በጣም ለውጥ እንደሚያመጡ ይኸው ሰልጣኞች እየተናገሩ ነው ማለት ነው። መልመድ ከባድ ቢሆንም ይኸው ቴክኖሎጂ መልመድ ለስራ በጣም ጥሩ ስለሆነ አንድ ሰው ሲሰራ ለምሳሌ ቴክኖሎጂ ሶፍትዌር ነገሮችን መማር አለበት። ምክንያቱም የአሁኑ ስራ ሁሉም ሶፍትዌር ላይ ስለሆነ የሚሰራው፤ እነዚህን ስራ ደግሞ እነዚህን ሰልጣኞች ይሄን ተግባር በመውሰድ መማር እንዳለብን

ዛሬ ትራፊክ በጣም ይበዛል ሰዓቱ ያህል አልተንከሰከሰም መኪኖች ረጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ ምንም ማድረግ አይችሉም ነበር። ሰዎች የአንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታካትላለች ሙከት ይበዛል። መዘጋጀቱ ያስፈስጃል ለስብሰባዬ ዘግቼ ዘግቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማ ችግሩን ነው። ትዕግስት ያስፈልጋል መጨረሻ ይቀንሳል። ስለዚህ የእረፍት ነገር እንግዲህ የሚነገረው አንድ ቦታ ወይም ከተማ ቦታ ትራፊክ እንደሚጨናነቅ ነው የሚናገረው። ስለዚህ ይኸው ዛሬ ትራፊክ በጣም በዝቷል ይላል። ምክንያቱም መከካም ላይ ትራፊክ እንደሚበዛ ነው የሚነገረው። ስለዚህ ለሰአታት ያህል ዕንቅስቃሴው አልነበረም ምክንያቱም ምንድነው? መኪኖች አንዳንዱ ተደርድረው በጣም መንገዱ ተጨናንቆ ነበረ ማለት ነው። ስለዚህ ምንድነው ሲያደርጉ የነበሩ መኪኖች ረጃጅም ወረፋ ፈጥረው ይቆማሉ ማለት ነው። ማለፉ ስለማይቻል ስለዚህ ሁሉም በየቦታው ይቻቸዋል ማለት ነው። ግን ምንም ማድረግ አይችሉም ነበር። እንዲህ አንዳንድ ሰዎች ያነጋግራሉ ማለት። ትራፊክ መንገዱን ለመቀነስ ይነጋገራሉ ማለትም በዛው ልክ ደግሞ ሙቀታማና ፀሀይ በጣም ሲያቃጥል እንደነበር። ምክንያቱም አንድ ላይ በምንቆምበት ሰዓት በጣም ፀሀይ እንዳለን ነው ሙቀቱ በጣም እንደሚያቃጥል ያሳያል ማለት ነው። መዘጋየቱ ያስበስቻል ለስብሰባው እያንዳንዱ ሰው የራሱ ጉዳይ ኖሮበት ከዛ ጉዳይ በሰአቱ መድረስ አይችልም ማለት ነው። መልእክት መላክ አለባቸው ምክንያቱም በሰአቱ ካልደረሱ ሊከቱ ስለሚችል ይኸው መልእክት መላክ እንዳለባቸው ይሰማል ማለት ነው። ትራፊክ ከተማው ላይ ችግር ነው ትዕግስት ያስፈልጋል ይኸው ትዕግስት ያስፈልጋል ሁሉንም ነገር ለማድረግ ትዕግስት ግድ ነው ማለት ነው። መጨረሻ ይቀንሳል ይኸው ትራፊክ ቁመቁመው ይኸው መጨረሻ መቀነሱ አይቀርም ማለት ነው። ይኸው አንዳንዴ እንደዚህ አይነት ነገሮች ይፈጠራል። ለምሳሌ ይሄ የሚፈጠርበት ምክንያት ጠባብ መንገዶች ሊኖሩ ይችላሉ። በጣም ትራፊክ የሚበዛባቸው ቦታዎች ሊኖሩ ይችላሉ ማለት ነው ሁሉም የሚያልፍባቸው ቦታዎች ለምሳሌ እንደዚህ አይነት ቦታዎች ላይ በጣም ትራፊክ ይበዛል ማለት ነው። ስለዚህ ሁሉም ሰው በትግስት ማለፍ እንዳለበት ይኸው ያስረዳል ማለት ነው። ምክንያቱም ትራፊክ ለማለፍ ግዴታ ትዕግስት እንደሚያስፈልግ

ሙዚቃ ያለ ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖች እወዳለሁ። ሲሳራ ሙዚቃ። ያግዘኛል መኪና ውስጥ እሰማለሁ። ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች ያስቁኛል። ሌሎች ደግሞ ደስ ያሰኙኛል። ሙዚቃ ስሜትን ያወጣል። ቃላቱ ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው። ስለዚህ አረፍተ ነገሩ በጣም ትክክል ነው። ለምሳሌ አንድ ሰው ሁሌ ሙዚቃ የሚያዳምጥ ከሆነ እለት እለት ተግባሩ ላይ ሙዚቃ እንደሚያስፈልግ ይነገራል ማለት ነው። ለምሳሌ ስፖርታዊ እንቅስቃሴ የሚያደርግ ሰው ሁል ጊዜ ስፖርታዊ እንቅስቃሴ ሲያደርግ ሙዚቃ የሚያዳምጥ ከሆነ ያለሙዚቃ ስፖርታዊ እንቅስቃሴ ማድረግ አይችልም ማለት ነው። ለምሳሌ ሙዚቃ ህይወት ነው ይላል። በየቀኑ ሙዚቃ ስለሚሰማው ማለት ነው። እንዲሁም የኢትዮጵያ ሙዚቃዎች ደግሞ በታም ምርጥ ናቸው። የኢትዮጵያ ሙዚቃዎች ምርጥ የሆኑበት ምክንያት። የተለያዩ ባህላዊ ይጠቀማሉ ለምሳሌ እንደ ክራር ከበሮ አይነቶች ማለት ነው። ስለዚህ ዘመናዊ ዘፈኖችም አሉ ይወዳቸዋል። ዘመናዊ ዘፈኖች አሉ ለምሳሌ። ሙዚቃ ይኸው ደስ እንደሚያሰኝ ነው። እና ሙዚቃ ደግሞ ከተለያዩ ቦታ እንደሚሰማ ለምሳሌ በመኪና ውስጥ ሆኖ እንደሚሰማ። አዳዲስ ሙዚቃዎች ሲመጡ ደግሞ ጓደኞቻቸው ጋር እንደሚላውጡ ማለት ነው። ሌላ ደግሞ አንዳንድ ዘፈኖች እንደሚያስቁትና ሌሎች ደግሞ በጣም የሚያዝናኑና የሚያስደስቱ ሙዚቃዎችም እንዳለ ይነገራል ማለት ነው። የአንዳንዱ ቃላት ሙዚቃ ውስጥ ያሉ ቃላት ትርጉም አላቸው ማለት ነው። ስለዚህ ሁሌም ማዳመጥ ሙዚቃ ይወዳል ሙዚቃ ህይወት ነው ይላል። ልጁ ስለዚህ ያው እለት እለት ተግባራችን ላይ ሙዚቃ ማደመጥ በጣም አስፈላጊ ነው ዋሳኙ ነገር ነው። ለምሳሌ የተለያዩ ስፖርታዊ እንቅስቃሴዎች በምናደርግበት ሰዓት የተለያዩ ስራዎችን በምንሰራበት ልብስ በምናጥብበት ጊዜ ደግሞ ስናነብ የተለያዩ ለስለስ ያሉ ሙዚቃዎችን ማዳመጥ በጣም አሪፍ እና አስፈላጊ ልማድ ነው ብዬ እንደኔ እወስዳለሁ ማለት ነው። ምክንያቱም እነዚህ ሙዚቃዎች ጉልበት ሳላሉ ከድብርት ያወጡና የተለያዩ መዝናኛ ናቸው ማለት ነው። ስለዚህ ይኸው ስንጓዝ ለምሳሌ ጓደኞቻችን ጋር ወኪ እያደረግነን እነዚህ አይነት ሙዚቃዎችን ብናዳምጥ በጣም ጠቃሚ ነው። ስለዚህ ሙዚቃ ያው ህይወት ነው እንላለን ቀን ቀን ስለምንጠቀመው

ዛሬም ምሽት የፊልም ምሽት ነው ይላል ጓደኞቼ ይመጣሉ አዳዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ ሊሆን ይችላል ማለት ነው። ሌላኛው ደግሞ ያው ቦም ፓምፖሮ እኮ መዘጋጀት አለባቸው መታቶችን መዘጋጀት አለባቸው። ሁሉም በሶፋ ላይ እንቀመጣለን ማብራት እናጣፋለን። በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስደነቃለን አስደሳች ክፍሎችን እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደ ምን እምንወድም እንነጋገራለን። ይሄ ፊልሙ ምሽት የመዝናኛ ጊዜ ነው። ከጓደኞቹ ጋር መሳለፍ ይመጣል ማለት ነው። ስለዚህ አንዳንድ ሰዎች ያው በተሰበሰቡ ፊልም ያያሉ የተለያዩ ስራዎችን ይሰራሉ ማለት ነው። ለምሳሌ እዚህ ጓደኞቹ ጋር ተሰብስቦ ፊልም እንደሚያይ ነው። የሚናገር እና ስለዚህ ፊልም ሲያይ ደግሞ የተለያዩ ዝግጅቶች አብሮ አሉ ማለት ነው። ለምሳሌ ፊልም ለማየት ለመጀመሪያ ፊልም መምረጥ አለባችሁ። ይሄ ፊልም ደግሞ ድራማ ሊሆን ይችላል አስቂኝ ሊሆን ይችላል ማለት ነው። ስለዚህ ይሄን ለማየት ለምሳሌ አብሮ ሲያዩ የሚያደርጉት ድርጊቶች አሉ ለምሳሌ መጠቶችን ይጠጣሉ ማለት ነው። ሁሎችም ሶፋ ላይ ተቀምጦ ያያሉ ማብራት ያጠፉታል ምክንያቱም ፊልም ሲያዩ ትልቅ ስክሪን ስለሆነ እንዳይረብሳቸው ፊልም ለመያዝ መብራትን ያጠፋሉ ማለት ነው። ስለዚህ አስደሳች ጊዜ ያሳልፋሉ። ስለዚህ የፊልሙን ካየሁ በኋላ ደግሞ የተለያዩ እንትኖችን ይነጋገራሉ። ለምሳሌ ፊልም ላይ ያዩትን ጠንካራ ጎን እና ከፊልም የተማሩትን ትምህርት ምን ምን ፊልሙን እንዳስተማራቸው ለምሳሌ አስቄ ፓርት ካገኘ እነዛ ጋር ይወያያሉ ይጫወታሉ ማለት ነው። ጓደኞቹ ጋር ምርጥ የሆነ ጊዜ ያሳልፋል ስለዚህ ፊልሙ ካለቀ ስለ ፊልሙ ያወራሉ ማለት ነው። ከፊልሙ ያገኙትን ጥቅም እና ምን ምን ጥቅም እንዳገኙት ምን አይነት ትምህርት እንዳገኙ። ሌላ ደግሞ ያው ፊልም ጋር ቅድም ለመግለጽ እንደሞከርኩኝ የተለያዩ መተቶችን ይጠጣሉ ማለት ነው። ይሄ መጠቶች ደግሞ በጣም እንዲጫወቱና ጊዜ እንዲያሳልፉ ከሚያደርጓቸው ነገሮች አንድ ናቸው ማለት ነው። ስለዚህ ሁሉም ሰው ይኸው ይሄን እንትን ብሎ ጊዜውን ያሳልፋሉ ይጫወታሉ ይደሳታሉ ማለት ነው። ስለዚህ የፊልም ምሽታቸውን በዚህ በአማረና በደመቀ መልኩ የሚያሳልፉ ብዙ ሰዎች አሉ ማለት ነው።

ይሄ ላቴም ሳጊዜ ነው ከቢሮ ወጣለሁ አንዳንድ ጊዜ በካፍቴሬ እባላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጃራና ወጥ አታረደች የማይኮብ እሞካለሁ። በወደድኩ ቦታ ተቀምጫለሁ ባለደረቦቼ ጋር አብረን እንባላለን የተለያዩ ነገሮችን እንነጋገራለን አንዳንዶች ስላጋተማቸው ነገሮች ይዘክራሉ ሌሎች ለካልዲ ይነገራሉ ይሄ የእረፍት ጊዜ ነው። ሰዓት አንድ ለመላው ብትከያዘው ወደ ስራ እንመላሳለን የምሳ ጊዜ አስፈላጊ እረፍት ነው። አንድ ሰው ለምሳሌ ስራ ሲሰራ የራሱ የሆነ እረፍት ጊዜ አለው የራሱ የሆነ ምሳ ሰዓት አለው ማለት ነው። ይሄ ሰውዬ አሁን ለምሳሌ የሚያወራው የለህት እለት ምሳ ሰዓት ላይ የሚያደርጋቸውን ድርጊቶች ናቸው። ለምሳሌ ካፍቴሪያ ላይ ይባላል ምሳውን ማለት ነው። ምሳውን ከስራ ቦታ ወጥቶ የተለያዩ ቦታ ላይ እንደሚመገብ ይነገራል። ለምሳሌ አንዳንድ ጊዜ ከፍተሬ እንደሚባል አንዳንድ ጊዜ ደግሞ ከቤት አምጥቶ እናት የቆጠረችለትን እንጀራ የስራ አባላ ደረቦች ጋር አብሮ በመሆን እንደሚባላ ነው። ስለዚህ ይሄ ምሳ ሰዓት ብዙ ነገር የሚያገኙበትን ለምሳሌ ያጋጠሟቸውን የህይወት ክፍሎችን ጓደኞች ጋር የሚያወራበት ጊዜ አለው ማለት ነው። የተለያዩ ሲደሰት ይሄንም ሳሳት ያሳልፋል ለምሳሌ የተለያዩ ካልዶችን ይነጋገራሉ። ስለዚህ የእረፍት ጊዜ በጣም ለሰው ልጅ እንደሚያስፈልግ ነው የሚነገረው። እና ስለዚህ ምሳ ሰዓት ሁሉም ሰው እንደዛ ቢያርግና እንደዚህ ስራ ቦታ ሄዶ ቢበላ ጓደኞቹ ጋር አብሮ ቢያሳልፍ እና ብዙ ጊዜ ያው ምሳ ከቤቱ በመውሰድና እዛ ቢበላና ጓደኞቹ ጋብሮ ቢባላ ጥሩ ነው ብዬ አስባለሁ